የምትወዱት ምግብ ምንድነው? ያው ኢትዮጵያዊ እንደመሆኔ መጠን በእኛ ሀገር የሚመገቡ ሰዎች ከሚወዱት ምግብ ውስጥ እኔም ልወድ የምችለው አንደኛው እና ምግብ ሲባል ብዙ አይነት ምግቦች አሉ ለምሳሌ ስጋ ነክ አትክልት ብቻ ደግሞ የሆነ የተጠባበሱ ነገሮች እንደገና ደግሞ ከፋብሪካ የሚወጡ ምግቦች እና በጣም ብዙ አይነት ምግቦች አሉ ቤት ውስጥ የምንሰራው ምግብ አለ። ከሆቴል ላይ ደግሞ አዘን የምንበላው ምግብ አለ። ግን በጠቅላላ እኔ የምወደው የምግብ አይነት። ጎመን ወይም ደግሞ እንደዚህ ሰላጣ ነገር ሊሆን ይችላል። ቲማቲም እንደነዚህ አይነት ነገሮችን ብዛት ሰላጣ እጠቀማለሁ ጎመን በዳቦ እወዳለሁ። እና እነዚህንና ሌሎችንም አትክልት እና ፍራፍሬ ላይ በልተት እንኳን አድርጋለሁ

የምታውቀውን አንድ ምሳሌ ንገረኝ ምሳሌ ማለት በመሰረቱ አንድ ነገር ለማስረዳት ወይም በቀላሉ ለሰዎች እንዲገባ በቀላል አማርኛ ወይም ደግሞ ሰዎች አልረዳ ሲሉን የምንጠቀመው ነገር ነው ማለት ያንን ነገር በማስመሰል መናገር ማለት ነው። ለምሳሌ አንድ ሰው ምንም ነገሮች አልገባ ካሉት ለምሳሌ እንነግረዋለን ማለት ነው። ለዛ ሰው ግልጽ ይሆናል በጣም ብዙ ነገሮችን ለመግለጽም የምንጠቀምበት ይሆናል። ለምሳሌ አንድ እኔ የማውቀው ምሳሌ አለ ይቺ ጠጋ ጠጋ እቃ ለማንሳት ነው። የሆነ ሰው የሆነ ነገር ከእኛ ፈልጎ ሲቀርበን በእኛ ዙሪያ ሲሆን ሲያንዣብብ ይቺን ምሳሌ እንጠቀማታለን። እና ምሳሌ እንደየ ማለት ከሰዎች ጋር እንዳለን ወይም ደግሞ ልንገልጽ እንደምንፈልገው ነገሮች ይለያያል አንድ አይነት ምሳሌ ብቻ አይደለም። አሁን ይሄ የሆነ ሰው ከእኛ የሆነ ነገር ሲፈልግ ነው ይሄንን የምንጠቀመው በዚሁ ልክ ደግሞ ሌሎች ምሳሌዎችን እንደየቦታቸው እንደየአገባቡ እንጠቀማለን።

ልብስ ምን ያህል ጊዜ ታጥባለህ? ይህ እንደምጠቀመው የልብስ አይነት ነው እሚወሰነው ለምሳሌ ቤት ውስጥ እና ለስራ የምለብሳቸውን ልብሶች እማጥብበት ጊዜ አለ። እንደገና ደግሞ ቤት ውስጥ የሶፋ ልብስ የአልጋ ልብስ አንሶላ ጫማ ሊሆን ይችላል እንደነዚህ አይነት መጋረጃ እንደነዚህ አይነት ነገሮችን የማጥብበት ጊዜ ደግሞ ይለያያል። ለምሳሌ የቤት ውስጥ ልብሶችን የስራም ሊሆን ይችላል የምለብሰውን ልብስ እማጥብበት ጊዜ በሳምንት አንድ ቀን ነው። እንደገና ደግሞ እንደዚህ አንሶላ ብርድ ልብስ የሶፋ ጨርቅ አንሶላዎችን ምንጣፍ እነዚህን የመሳሰሉትን ደግሞ እንደቆሸሹበት የጊዜ ነው የሚታጠቡት ማለት ነው። ለምሳሌ በወር አንዴ ሊሆን ይችላል በአስራ አምስት አንዴ ሊሆን ይችላል የበዓላት ወቅት ላይ ሊሆን ይችላል እና እንደየልብሱ ነው የሚለያየው ልብስ የማጥበበት ጊዜ ማለት ነው። ጫማም ከሆነ እንደዛው በሳምንት አንድ ጊዜ አጥባለሁ ማለት ነው።

በስልክ ገንዘብ ትልካለህ? አዎ በስልክ አሁንም ብዙ ነገሮችን እናደርጋለን እና ከዛ መካከል አንዱ በስልካችን ገንዘብ መላክ ነውና እንዴት ነው በስልካችን ገንዘብ እምንልከው የኛ ስልካችን ላይ የተጫኑትን አፕሊኬሽኖች በመጠቀም ወይም ደግሞ ከባንኩ ጋር ያለውን ሲስተም በመጠቀም እኛ ከአንዱ ባንክ ወደ ሌላኛው ባንክ መላክ እንችላለን ማለት ነው። ባንክ መሄድ ሳይጠበቅብን ካለንበት ቦታ ሆነን ስራችንን በአግባቡ እየሰራን ምንም ሳይስተጓጎል ያም ሰው ደግሞ እሚላክለትም ሰው ገንዘብም ሳይዘገይበት ካለንበት መስራት የምንችለው ነገር ነው። በስልክ ገንዘብ ስንል አንድ በጣም ጊዜያችንን ይቆጥብልናል። ባንክ ቤት በአካል መሄድ ሳይጠበቅብን ካለንበት ቦታ ሆነን እንልካለን ሁለተኛ ደግሞ ፈጣን ነው ልክ ከእኛ ጋር እንደተላከ ነው እዛ ሰው ጋር እሚደርሰው እና በስልካታችን ስንልክ ይሄ ጥቅም እናገኛለን ማለት ነው። እና ለኛም ለምንልክለትም ሰው የጋራ የሆነ ጥቅም አለው መስተጓጎል እንዳይኖር ጊዜ ማባከን እንዳይኖር ከስራችን ላይ ምንም ጫና እንዳይኖር ያደርገናል። እንደገና ደግሞ በስልክ ገንዘብ ስንልክ አንድ ለጥቃት ራሱ ሰለባ አንሆንም ምክንያቱም ሰዎች እኛ የምንይዘውን ገንዘብ ስለማያዩብን ሲስተም ላይ ብቻ ስለሆነ የሚያሳየው ብር ይዘን በእጃችን ሳናሳይ ከጥቃት ሰለባ ውጪም ስለምንሆን ይህንን ነገር ለምሳሌ ይቀንስልናል በጣም ቆንጆ ነው። በስልክ ገንዘብ ስንልክ

ኢሜል ትጠቀማለህ? አዎ ኢሜል እጠቀማለሁ? ኢሜልን ለምንድነው የምንጠቀመው? መልእክቶችን ለመላክ ነው። ለመላክም ለመቀበልም ነው። የግልም ሊሆን ይችላል። በተጨማሪ ደግሞ የስራም ኢሜል ሊሆን ይችላል። ኢሜል ለምን ለምን እንጠቀምበታለን? በዋናነት አንድ መልእክት ለመላክ፣ ለመቀበል የግል ሊሆን ይችላል። በተጨማሪ ደግሞ የ የስራ ኢሜሎች ሊሆኑ ይችላሉ። ሁለተኛ ፋይል ለመላክ ወይም ደግሞ ለመቀበል እንዴት ነው ወርድ ሊሆን ይችላል፣ በፎቶ ሊሆን ይችላል፣ የተለያዩ ፋይሎች ሊሆኑ ይችላሉ እነሱን ለመላክ ይጠቅመናል ማለት ነው። ሌላው ደግሞ ለስራ ግንኙነት እና መደበኛ መጠቀም እንችላለን። ለስራ ሁሌ እንጠቀማለ። ን ለመደበኛ መግቢያው ደግሞ ኢሜልን ለመጠቀም እንችላለን። ሌላኛው ደግሞ የተለያዩ አፕሊኬሽኖች ላይ ወይም መተግበሪያዎች ላይ ለመመዝገብ ለምሳሌ ልክ እንደ ፌስቡክ ሊሆን ይችላል፣ በቴሌግራም ሊሆን ይችላል። ቲክቶክ ሊሆን ይችላል ኢሜላችንን ስለምንጠየቅ ኢሜል አስገብተን ነው የምንመዘገበው ማለት ነው። ሌላኛው አካውንት መክፈት አሁን ያልነውን ማለት ነው። የጎግል ሊሆን ይችላል፣ የባንክ አፕሊኬሽን ሊሆን ይችላል። እነዚህን ነገሮች እንጠቀምበታለን ማለት ነው። ሌላኛው ለምሳሌ የተለያዩ አፕሊኬሽኖችን ስንጠቀም የአካውንቱ የአካውንቱ ፓስወርድ ወይም ደግሞ የይለፍ ቃል ሲጠፋብን በመጀመሪያ ኢሜል ስለሆነ የሚላክልን እንደገና መጀመሪያ ባስገባነው ኢሜል ልከን ነው የጠፋብንን ፓስወርድ ወይም ደግሞ የይለፍ ቃል ማግኘት የምንችለው ማለት ነው። ይሄ ጥቅሙ ነው። ሌላኛው ማስረጃ ለመቀበል ነው። ነው የግዥ ደረሰኞችን ሊሆን ይችላል፣ የሽያጭ ሊሆን ይችላል፣ የስራ ማስረጃ ሊሆን ይችላል እና የትምህርት ሊሆን ይችላል እነዚህ ነገሮች ሁሉ የምንጠቀመው በኢሜል ነው። እና ኢሜል አሁን ላይ ስራችንን ለማቅለል በጣም ይጠቅመናል። ለምን ጊዜያችንን ቆጥበን አንድ ቦታ ሆነን ወደ ሌዛ ቦታ ለመላክ ጊዜ አይፈጅብንም ፈጣን ነው። ቀልጣፏ ነው። ጊዜ ይቆጥብልናል። ከሰዎች ጋር እንግባባበታለን። ለስራ እንጠቀማለን። ለትምህርት እንጠቀማለን። ከቤተሰቦቻችን ጋር ለማውራት ልንጠቀም እንችላለን። ፎቶ ለመላላቅ እንጠቀማለን። እና ዘርፈ ብዙ ጥቅሞች አሉት። ኢሜል ማለት ነው

ቤተሰብ ምን ያህል ጊዜ ይሰበሰቧል? ቤተሰብ የምንላቸው የቅርብ ሰዎቻችን ናቸው። ለምሳሌ ቤተሰብ የምንለው እናት ሊሆን ይችላል። ወንድም ሊሆን ይችላል አባት እህት አጎት አክስት እና እነዚህ አሁን የጠራኋቸው ሰዎች የኛ ቤተሰቦቻችን ናቸው። ግን ደግሞ እሄ ያላገባ ሰው ነው ላገባ ሰው ደግሞ የራሱ ቤተሰብ ስለሚኖረው። ለምሳሌ ሚስቱ ሊሆን ይችላል ወንድ ከሆነ እና ልጆቹ ናቸው የቅርብ ቤተሰቦቹ የሚሆኑት ማለት ነው። እና ቤተሰብ ምን ያህል ጊዜ ይሰበሰባል አሁን እንደኛ ሀገርም እንደቤተሰብም ብዙ ግዜ የምንሰባሰበው ፕሮግራም ወይም ደሞ ዝግጅት ውስጥ ሲኖሩ ነው። የተለያየ ዝግጅቶች ላይ ቤተሰብ ይሰበሰባል። ለምሳሌ ሰርግ ሲኖር ቤተሰብ ይሰበሰባል። ልደት ሲኖር ይሰበሰባል። የተለያዩ ክብረ በዓላት ሲኖሩ እንደየ እምነታችን ማለት ነው። ቤተሰቦቻችን ካሉበት አንድ ቦታ ላይኖሩ ይችላሉ ካሉበት ወደ አንድ ቦታ ተሰብስበው ያነን ዝግጅት ወይም ደግሞ ክብር በዓል ያሳልፋሉ። ለምሳሌ በተለያዩ በዓላት ላይ እንሰባሰባለን እንደ ቤተሰብ ማለት ነው። ለጥምቀት እንሰበሰባለን ለፋሲካ እንሰበሰባለን ለገና እንሰበሰባለን እንደገና ደግሞ ለአዲስ አመት እንሰበሰባለን። እንደየበአሉ ነው አሁን እኛ የምንሰበሰበው ማለት ነው። አንዳንድ ጊዜ አንድ ሰው ወይ ሁለት ሰው ከቤተሰብ አባል ሊጎል ይችላል ባለበት የስራ ጫና እና አለመመቻቸት ሊሆን ይችላል። የዛኔ ላይመጡ ይችላሉ ግን ከዛ ውጪ ባሉት በዓላት ላይ ሁሉ ቤተሰቦች ይሰባሰባሉ። እና ቀደም እንዳልኩት የተለያየ ፕሮግራም ዝግጅት ሲኖር። ለስራ ለምሳሌ አንድ ላይ የምንሰራቸው ስራዎች ሲኖር እንደ ቤተሰብ ለዛም ብለን ደግሞ እንሰባሰባለን። ዝግጅትም ሲሆን እንሰባሰባለን ለክብረ በዓልም እንሰበሰባለን ማለት ነው። እና በጣም ብዙ ግዜ ነው የምንሰበሰበው በአንድ ወይም ሁለት አደለም። ለእያንዳንዱ ጉዳይ ለበአል ለዝግጅት ለስራ ጉዳይ የምንሰባሰብ ይሆናል ማለት ነው።

በሰአት የምትደርስ ሰው ነህ? አዎ ሙሉ ቀሙሉ አይደለም ግን አልፎ አልፎ ላረፍድ እችላለሁ እና ሁሌ ሳይሆን ግን የማረፍደው አንዳንዴ በተለያዩ ምክንያቶች በጊዜ ላልደርስ እችላለሁ በሰአት የምደርስ ሰው ነኝ ከአንዳንድ ጊዜ ውጪ ማለት ነው እና እንዴት ነው በሰአት መድረስ ማለት የተለያየ ቦታ በሰአት ልንደርስ እንችላለን አንደኛ የስራ ቦታችን በሰአት ልንደርስ እንችላለን ሁለተኛ ደግሞ ሊኖረን ይችላል ከጓደኞቻችን ጋር ወይም ደግሞ ከቤተሰቦቻችን ጋር እና እዛም በሰአት መድረስ አለብን ማለት ነው ሌላኛው ደግሞ እንዲሁ የተጠራንበት የጥሪ ቦታዎች ሊሆኑ ይችላሉ ለምሳሌ ሰርግ ቤት ሊሆን ይችላል ልደት ሊሆን ይችላል በሰአት መድረስ መቻል አለብን ምክንያቱም አንድ በሰአት አለመድረስ ችግሩ ምንድነው ስራ ከሆነ ስራችን ይበደላል ወይም ደግሞ የምንሰራበት ድርጅት ስራውን በአግባቡ ካልሰራንበት ከስራው ራሱ ሊያሰናብተን ይችላል በሰአት ካልደረስን ሁሌ ማለት ነው ሁለተኛ ደግሞ ሰዎችን ቀጥረን ወይም ሰዎች ቀጥረዉን በሰአት ካልደረስን አንድ የዛንንም ሰው ጊዜ ነው የምናቃጥለው የራሳችንን ብቻም ሳይሆን ያም ሰው ሌላ የሚያደርገው ነገር የሚሰራውን ስራ የሚያገኘውን ሰው ትቶ ስለሆነ እኛን ሊያገኝ ወይ ሊያወራን የሚመጣው የዛንንም ሰው ስዓት ስለምናቃጥልበት በሰአት መድረስ አለብን ማለት ነው ሌላኛው ደግሞ የተለያዩ ፕሮግራሞች ላይ በሰአት መድረስ መልካም ነው ምክንያቱም የነዚያን ሰዎች ፕሮግራም እናበላሻለን ለምሳሌ የምሳ ሰዓት ከስድስት ሰዓት እስከ ሰባት ሰዓት ከሆነ እኛ ስምንት ሰዓት ከሄድን አንድ ምሳ ፕሮግራሙ ከተጠናቀቀ በኋላ ነው እኛ የምንደርሰው ማለት ነው እና ለራሳችንም ለሰዎችም በሰአት መድረስ በጣም መልካም ነገር ነውና በሰአት ብንደርስ ጥሩ ነው

ምንጣፍ ማለት በቤታችን ውስጥ የምናነጥፈው ወይም ደግሞ መሬት ላይ የማናደርገው ነገር ነው። ምንጣፍ ከምን ይሰራል? ከተለያዩ የጨርቅ አይነቶች የሚሰራ ነው እንደገና ደግሞ ከፕላስቲክም ሊሆን ይችላል። የሚሰራው ምንጣፍ ምን ይጠቅመናል? ብለን ካሰብን ወይም ደግሞ ከጠየቅን አንደኛ ቤትን ያሳምራል ወይም ደግሞ ውበትን ይጨምራል። ሁለተኛ ብርድን ይቀንሳል መሬት ላይ ብርድ እንዳይነካን ወይም ደግሞ ቤት ውስጥ አሁን የቤት ጫማ ወይም ስሊፐር ከሌለን ባዶ እግራችንን በምንሆንበት ሰዓት ብርድን ይቀንስልናል ማለት ነው። ሌላኛው በመሬት ላይ ለመቀመጥ ይረዳናል ወይም ምቾት ይሰጠናል ማለት ነው። መሬት ላይ ስንቀመጥ መሬቱ ሊቆረቁረን ይችላል ከዛም አንፃር። መሬት ላይ ሳይሆን ምንጣፍ ላይ ደግሞ ስንሆን ምቾትን ይሰጣል ማለት ነው። ሌላኛው ድምጽን ይቀንሳል። ለምሳሌ እግር በእግር ቤት ውስጥ ስንሄድ ባዶ መሬት ላይ ጧጧ የማለት ወይም ደግሞ የመረበሽ ነገር ሊኖር ይችላል ምንጣፍ ግን ቤት ውስጥ ከተነጠፈ ያንን ነገር ሊቀንስልን ይችላል ማለት ነው። ሌላኛው ከተንሸራተትን ከመንሸራተት ሊጠብቀን ይችላል። ምንጣፍ ቤት ውስጥ እያለ ለምሳሌ ውሃ እንኳን ቢፈስ ሳሙና ቤት ውስጥ ቢፈስ አንሸራተትም። ለምን ለልጆችም? እንደገና ቤት ውስጥ አቅም ደካማ እንኳን ቢኖር ያን ነገር ይቀንስልናል። ሌላኛው አቧራን ይይዛል ወይም ደግሞ መሬት ላይ እንዳይታይ ያደርጋል ራሱ ላይ ስለሚይዝ ማለት ነው። እና እነዚህ የምንጣፍ ጥቅሞች ናቸው። እነዚህ ብቻ አይደሉም በጣም ብዙ ብዙ ጥቅሞች አሉት። ብዙ አቧራ እንዳይነካን ለማጽዳትም ቀላል ነው አንዴ ነው አንስተን አጥበን የምንመልስበት ጊዜን ይቆጥብልናል። እና እርጥበት ካገኘ ደግሞ ምንጣፍ ምን አልባት ሽታ ሊያመጣ ይችላል። የዛኔ ግን አውቅተን ማጠብ አለብን ማለት ነው። እና ምንጣፍ በእጅም ሊሰራ ይችላል በፋብሪካም ሊሰራ ይችላል ማለት ነው።

የድምጽ መልእክት ትልካለህ አዎ በሚገባ የድምጽ መልእክት እልካለሁኝ። የድምጽ መልእክት ከማን ጋር ነው የምላላከው በዙሪያዬ ካሉ ሰዎች ጋር ሊሆን ይችላል። የስራም ሊሆን ይችላል የግል የግል ጉዳይም ሊሆን ይችላል በተመለከተ የምልከው ድምጽ ማለት ነው። እና የድምጽ መልእክትን ለመላክ ደግሞ የምንጠቀመው ስልክ ስልኮቻችን ሊሆኑ ይችላሉ። እና ላፕቶፕ ሊሆን ይችላል። በስልክ በስልኮቻችን ላይ ወይም ደግሞ በላፕቶፖቻችን ላይ የተለያዩ አፕሊኬሽኖችን የድምጽ መላላኪያ አፕሊኬሽኖችን በመጫን የድምጽ መላላክ እንችላለን ማለት ነው። ምንድነው ይሄ ጥቅሙ? እዛ ሰው ጋር መሄድ ሳይጠበቅብን ካለንበት ቦታ ሆነን የምንፈልገውን መልእክት ማስተላለፍ ነው። እና ልክ ለመጻፍም አንቸገርም ያሰብነውን የተማረም ያልተማረም ሊሆን ይችላል። በመተግበሪያው መጠቀም የሚችል ሰው በአጠቃላይ ቁጭ ብሎ ቤቱ ያሰበውን ነገር ማውራት የሚፈልገውን ስሜቱን ሁሉንም ነገር በድምጽ ማንፀባረቅ ስለሚቻል ካለንበት ቁጭ ብለን መላክ እንችላለን ማለት ነው። የድምጽ መልእክት እሚላከው ለቤተሰብ ሊሆን ይችላል ለጓደኛ ሊሆን ይችላል ለስራ ባልደረባ ሊሆን ይችላል። የምናወራውም የግል ሊሆን ይችላል የስራ ሊሆን ይችላል ይሄ እንደምናወራው ሰው ይወሰናል ማለት ነው። እና የድምጽ መልእክት አሁን ላይ ሰዎች በስፋት እየተጠቀሙበት ያለ ነገር ነው። ምክንያቱም በቀላሉ ሀሳባቸውን ይገልጻሉ አንድ አንድ ሀሳቦች በጽሁፍ የማይገለጹ አሉ። የማይገለጹ ሲባል ያ ሰው ያልተማረም ሊሆን ስለሚችል አንዳንዴ ደግሞ ስሜታችንን የምንገልጽበትን ቃላት ለመጻፍ ስለሚያዳግተን በድምጽ ደግሞ ሲሆን በጣም ይቀለናል

"ቃልህን ትጠብቃለህ?" አዎ በሚገባ ቃሌን እጠብቃለሁ። ቃል መጠበቅ ምን ማለት ነው? ለሰዎች ያወራናቸውን ቃል ለምሳሌ ለአንድ ሰው ለምሳሌ ለትንሽዬ ልጅ ደብተር እገዛልሃለሁ ወይ ስክሪፕቶ እገዛልሃለሁ ልንል እንችላለን። ያንን ደግሞ ጊዜ ጠብቀን ባልነው ሰዓት እና ጊዜ ለዛ ሰው ያንን ነገር ማድረግ አለብን። መግዛት ብቻ ላይሆን ይችላለ በዚህ ጊዜ ይሄንን አደርጋለሁ ብለን እያንዳንዱን ለተለያየ የስራ ጉዳይም ሊሆን ይችላል የግል ጉዳይም ሊሆን ይችላል ያወራናቸውን እያንዳንዳቸውን ነገሮች ማድረግ መቻል ባልነው ሰዓትና ጊዜ ማድረግ መቻል ቃልን መጠበቅ ማለት ባልንበት ቦታ መገኘት መቻል ነው እንዴት ነው ዛሬ አደርጋለሁ ብለን ያ ቀን ሲመጣ ወይ አልተመቸኝምኮ ብለን የምንተወው ነገር ሳይሆን፤ እንደምናደርግ በሀሳባችን በምናደርገው ነገር የእርግጠኝነት ስሜት ሲሰማን እንደዚህ አደርጋለሁ ማለት አለብን ማለት ነው። እና ቃል መጠበቅ ልክ እንደ ሚስጥር ነው ሚስጥር እንደመጠበቅ ነው።

በፊህም ማብሰል ትችላለህ? አዎ እችላለሁኝ። ፊም ማለት እሳት አንድደን። ከነደደና ካለቀ በኋላ ከሰል። እንደ ፊም ሆኖ የሚወርደው ወይም ደግሞ እንደ ከሰል የሚወርድልን ነው። እና በዛ ፊም ላይ። ማንደጃ ላይ በመጫም በዛ ላይ የተለያየ ነገር መስራት ይቻላል። ለምሳሌ እዛ ላይ ወጥ መስራት ይቻላል። በተጨማሪ ደግሞ ቡና ማፍለት ይቻላል። ሻይ ማፍላት ይቻላል ዳቦ መጋገር ይቻላል። እና በምንድነው ብዙ ነገር መስራት እንችላለን? መጀመሪያ አፍምን የምናገኘው ከትላልቅ እንጨቶችን ስናነድ ያፌም ይወርድልና ማለት ነው። እዛ ፌም ላይ ደግሞ በዛ አድርገን ከሰል በማድረግ። እዛ ላይ የተለያየ የምንፈልገውን ነገር ማብሰል እንችላለን። እኔን በግሌ ላይ ብዙ ጊዜ ከአንዴ ብዙ ጊዜ። ፍህም በመጠቀም ወጥ ሰርቻለሁ። ቡና አፍልቻለሁ። ሻይ አፍልቻለሁ እና ብዙ ነገር ሰርቻለሁ።

የቤትህ ጣሪያ በምን የተሰራ ነው? የኔ የቤት ጣሪያ ጅብሰም ቦርድ ወይም ደግሞ ባዶ ፋሚሊክ የሚሰራው አይነት ነገር ነው እና የቤት ጣሪያ ከተለያየ ነገር ልንሰራ እንችላለን ከፕላስቲክ ከእንደዚህ ከአዱፋ ወይም ደግሞ ከጭቃ ከቃጫ አይነት ነገሮች የተሰሩ ሊሆኑ ይችላሉ የቤት ጣሪያ ለምን ይጠቅማል? አንድ የቤትን ውበት ይጨምራል ወይም ደግሞ ቤታችንን ያሳምርልናል ምክንያቱም በተለያየ እቃ ስንጠቀም የራሱ የሆነ ውበት ይጨምራል ላስቲክም ሲሆን እንደዚህ በቃጫ ወይም ባዱፋም ሲሆን ወይ ላስቲክም ሲሆን በሌላም አይነት ነገር ሲሆን ማለት ነው እና ከሁለተኛ ደግሞ በጣም ድምጽ እንዳያስተጋባ ያደርጋል ቤቱ ራሱ ሶስተኛ መጋረጃ ለመስቀል ያመቻል ለምን ወደ ታች ዝቅ ሲል የቤቱን ውበት ስለሚጨምር ማለት ነው እኔ ሁሉም ሰው እንደፍለጎቱ የቤት ጣሪያውን ማሳመር ይችላል ማለት ነው እና የቤት ጣሪያ የሚሰሩት ፕላስቲኮቹ በፋብሪካ የሆኑ ቃጫዎቹ ደግሞ በእጅ ሰዎች የሚሰሩት ነው የሚሆነው ማለት ነው

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው በጣም ቆንጆ ነው ደስ የሚል ነው። ሞቃትም አይደለም ያን ያክል ቅዝቃዜም ያለበት አይደለም። እና በጣም አሪፍ ነው የአየር ሁኔታ ያው ሊቀያየር ይችላል። የአየር ሁኔታ የምንለው ምንድነው? ብርድ ሊሆን ይችላል ሙቀት ሊሆን ይችላል። ደመናማ ሊሆን ይችላል ከፊል ደመናማ ሊሆን ይችላል። ዝናብ ሊሆን ይችላል። በጣም ንፋስ ያለበት ሊሆን ይችላል። እነዚህ ሆኖ የአየር ሁኔታዎች ናቸው። የአየር ሁኔታዎቻችን ደግሞ ሁኔታዎች ደግሞ እኛ በምንሰራው ስራ ላይ ተጽኖ ሊፈጥር ይችላል። ለምሳሌ በብርድ ጊዜ ወደ ስራ ላንሄድ እንችላለን ያ ምንድነው ስራ ላይ ተጽዕኖ መፍጠር መቻል ማለት ነው። እንደገና ደግሞ ከፊል ደመናማ ወይም ውርጭ አይነት ሲሆን ወደ ስራ ለመሄድ ፍላጎቱም ላይኖረን ይችላል። አንዳንድ ጊዜ ደግሞ መንገድ ላይ ምቹ ላይሆን ይችላል ምክንያቱም። ዝናብ ሲኖር ወይም ደመናማ ሲሆኑ አንዳንዴ ታክሲዎች ላይ ብሩን ሊጨምሩ ስለሚችሉ ለስራችንም ተግዳሮት ሊሆንብን ይችላል ማለት ነው። በዚህ ሰሞን ግን ያለው የአየር ሁኔታ ሞቃት አይነት የሚባል ስለሆነም በጣም ምቹ ነው። ለስራም ቤት ውስጥ ለመዋልም በጣም ቆንጆ የአየር ሁኔታ ነው።

ቡና መፍጨት ታውቃለህ? አዎ ቡና መፍጨት በጣም ቀላል ነገር ነው እና በየቀኑ የሚሆን ነገር ሊሆን ይችላል በተለይ ቡና ተጠቃሚ ከሆነን ማለት ነው ነውና ቡና የምንጠጣ ሰዎች በየቀኑ ቡና መውቀጥ ይኖርብናል ለዛ ቡና መፍጨት ለኔ በጣም ቀላል ነው ቡና ለመፍጨት መጀመሪያ ላይ ታጥቆ መቆላት አለበት እና ቡናን ወይም ደግሞ በሁለት አይነት መንገድ መውቀጥ እንችላለን የመጀመሪያው በማሽን ማሽን በማሽን ታግዘን ቡናውን መፍጨት እንችላለን እንደምንፈልገው አድርጋን ስንፈልግ ትንሽ ብቻ ለመፍጨት ወይ ደግሞ በጣም ደቀቅ አድርገን በመፍጨት ሊሆን ይችላል ሁለተኛው ደግሞ ቡናውን በባህላዊ በሙቀጫ እና ዘነዘና ተጠቅመን እንደዛ መውቀጥ እንችላለን ወይም ደግሞ መፍጨት እንችላለን ያው ግን ከጊዜ አንፃር ወይም ጊዜያችንን የሚቆጥብልን በማሽን ተጠቅመን ስንፈጭ ነው ምናልባት ግን መብራት ሳይኖር ሲቀር እንደዛ መፍጫ በማይሰራበት ሰዓት የኤሌክትሪክ መፍጫ በማይሰራ ሰዓት የባህላዊውን መጠቀም እንችላለን ማለት ነው

በዚህኛው መተግበር ተጠቅመህ መልእክት ትልካለህ አሁን ላይ ያሉት መተግበሪያዎች ብዙ ናቸው። ለመላላክ እንዴት ነው? መተግበሪያዎቹን የምንላቸው ስልኮቻችን ላይ ወይም ላፕቶፕ ላይ ጭምር እኛ ካለንበት ሆነን ኢንተርኔት በመጠቀም ወይም ባለመጠቀም ሊሆኑ ይችላሉ። የምንልክባቸው መተግበሪያዎች ናቸው። ከዛም ውስጥ በጣም ብዙ ናቸው እኔ ግን ለግሌ የምጠቀመው ቴሌግራም ፌስቡክ ቲክቶክ ኢንስታግራም ዋትሳፕ እነዚህንና ሌሎችንም በመጠቀም እነዚህን መተግበሪያ በመጠቀም መልእክቶችን እልካለው። ማለት ነው። እነዚህን መልእክቶች በእነዚህ መተግበሪያ ተጠቅመን መልእክት ስንልክ በጣም ዘመናዊን ቀልጣፋ ጊዜን የሚቆጥቡ ወጪንግ የሚቆጥቡልን ናቸው። ለምሳሌ ቴሌግራም ላይ ለአንድ ሰው አሁን የሆነ መልእክት ብልክ በአንድ ሰከንድ ውስጥ እኔ በላኩኝ ቅጽበት ያው ሰው ሊያየው ይችላል እና አንደኛ ፈጣን ነው። ሁለተኛ ጊዜን ይቆጥብልናል። ሶስተኛ ደግሞ ሚስጥራዊ ነው የሆነ ሰው ያይብናል የምንለው አይደለም። ምክንያቱም ሁሉም መተግበሪያዎች ራሳቸው የሆነ ፓስወርድ ወይም ደግሞ የይለፍ ቃል ስለሚኖረው አያሳስብም። እና እነዚህ መተግበሪያዎች በመጠቀም ከሰዎች ጋር መልእክት ሊሆን ይችላል የጽሁፍ መልእክት ሊሆን ይችላል። የድምጽ መልእክት ሊሆን ይችላል ፎቶዎች ሊሆኑ ይችላሉ። የስራ ጉዳይ ሊሆን ይችላል ቤቴፎች ቦርድ ላይ የሚጻፉ አንዳንድ ነገሮች ሊሆኑ ይችላሉ። ስልኮቻችን እና ላፕቶፖቻችን ላይ በተጫኑ አፕሊኬሽኖች ወይም ደግሞ መተግበሪያዎች አማካኝነት እርስ በእርስ ከሰዎች ጋር መላላክ እንችላለን ማለት ነው። እና በጣም ቀልጣፋ ያደርጉናል ዘመናዊ ያደርጉናል።